ልብሴን እኔ በብዛት አላጥባም የኔ ልብስ በብዛት የምታጥባው ባለቤቴ ናት። እና እሷም የምታጥፋው ምን ያህል ጊዜ ነው? ለሚለው በሶስት ሳምንት ወይም ደግሞ በወር አንዴ ታጥባለች። አንዴ ብዙ ታጥብና አስተካክላ ታስቀምጥልኛለች ከዛ እኔ እጠቀማለሁኝ። እና ከስር ከስር እየተጠቀምኩኝ የቆሸሸውን በማጠራቀሚያ ቅርጫት ላይ አስቀምጣለው። ከዚያ መጨረሻ ቅያሬ የማጣበት ሁኔታ ሲፈጠር ሰብስባ ደግሞ ታጥብልኛለች። የምታጥበው በልብስ ማጠቢያ ማሸን ነው። አንዳንድ ጊዜ ካርሲ እና የውስጥ ልብሶች የውስጥ ሱሪ እኔ ራሴ የማጥበበት ጊዜ አለ። አንድ አንዴ ደግሞ እሶ በምታጥብበት ሰዓት የሽሚዝ ኮሌታውን ማሽን በደንብ ስለማያስለቅቅ እሱ በእጅ መታጠብ ስላለበት እሱን በጄ እያጠብኩኝ ማግዛት ጊዜ አለ። እና በእንደዚህ አይነት ሁኔታ ነው እኔ ልብስ የማሳጥበው። ልብስ እኔ ታጥባለህ ወይ ለም እኔ አላጥበም? ነገር ግን ልብሱ ምን ያህል ጊዜ ታጥባለህ ወይ ይታጠባል ለሚለው በአብዛኛው በወር አንድ ይታጠባል። እስከ ወር የሚቆይበት ምክንያት ለምንድነው? እንዴ ብዙ ልብስ ነው የሚታጠበው። ከዛ ያም ብዙ ልብስ በስርዓት ተደርድሮ ከተቀመጠበት እያነሳሁ እጠቀማለሁ የተጠቀምኩበትን እና የቆሸሸውን ቆሻሻ ልብስ ማስቀመጫ ቅርጫት አለ። እዚያ አስቀምጣለሁ እዚያ ከተጠራቀመ በኋላ ሌሎችም የባለቤቴ ራሷን የልጆቻችንም ልብስ ካለ ተጨምሮ የአልጋ ልብስም ካለ ተጨምሮ አንድ ላይ በልብስም ማጠቢያ ማሻን ይታጠባል። በተለይ ይሄ ልብስ አጠባብን በሚመለከት ክረምት ሲሆን ዝናብ ሲበዛ ቶሎ ስለማይደርቅ ማስጫም ቦታው ስለማይኖረን ውጪው በዝናብ ስለሚከብድ የልብስ አጠባው ጊዜ ይረዝማል። ምን አልባት አንድ ወር ከ አስራ አምስት አንድ ወር ከ ሃያ ቀን ድረስ ሊቆይ ይችላል። ወቅቱ ዝናባማ ስለሆነ አቧራም ብዙ ስለማይኖር ልብሱም የመቆሸሽ እድሉ ጠባብ ነው። ሙቀት ስለማይኖር ብዙ ከሰውነታችን የሚወጣ ላባ አይኖርም። ፀሀያማ ስለማይሆን አቧራ አይኖርም። በዚያ ምክንያት ቶሎ እንደበጋው ቶሎ ቶሎ ላይቆሽሽ ይችላል። ሁለት ያ ነገር ደግሞ ካጠብን በኋላ ቶሎ አይደርቅም። ስለዚህ ክረምት ላይ የሚታጠበው በወር ከአስራ አምስት ቀን ወይም አንድ ወር ከሃያ ቀን ድረስ ቆይተን አንዴ ልናጠብ እንችላለን። እና ይህንንም ቢሆን በዋናነት የምታጥበው ባለቤቴ ናት። ልጆቻችንም ክረምት ቤት ስለሚሆኑ እነሱም ያግዟታል። እነሱ ያጥባሉ እና እንደዚህ አይነት ነው የምናጥበው በጋ ሲሆን ግን ሙቀት ስላለ ስለሚያለብም ልብስ ቶሎ ቶሎ ይቆሽሻል ሽታ ያመጣል። ፀሀይ ስለሆነም መንገድ ላይ አቧራ ይበዛል እና ከመኪና ብናኝ በተለያየ ምክንያት ከመሬት የሚነሳ አቧራ ልብስን ቶሎ ቶሎ ያቆሸሻል። ስለዚህ በበጋ ቶሎ ቶሎ ማጠቡ ግድ ይላል ማለት ነው። የክረምቱ የተሻለ ነው ያለው። እና ልብሱም በሚታጠብበት ሰዓት በማሽን የሚታጠቡ አሉ በእጅ የሚታጠቡ አሉ። በአብዛኛው ካልሲና የውስጥ ሱሪ በእጅ ነው የሚታጠበው። ሌላው ማሽን በደንብ ስለማያስለቅቅ የሸሚዝ ኮሌታዎችም በእጅ ይታጠባሉ። ስለዚህ ልብስ ምን ያህል ጊዜ ታጥባለህ የሚለው? በክረምት ሲሆን እንደዚህ ነው። በወር ተኩል በወር አንድ ወር ከሃያ በጋ ላይ ደግሞ በወር አንዴ ሊሆን ይችላል።

ከስራ ሰዓት በኋላ ምናልባት በስራ ቦታ ላይ ጀምሬ ያልጨረስኩት እና ለነገ ማለቅ ያለበት ይዤ የመጣሁት ስራ ካለ ቤትህ እንደገባሁ ትንሽ አርፌ ከባለቤቴ ጋር ቡና ከጠጣን በኋላ እሰራለሁ። አንዳንዴ የመስሪያ ቤት ስራም ሳይሆን የራሴን ስራ ከስራ በኋላ ቤት እሰራለሁኝ። እና ያን የማደርግበት እኔ በዋናነት የማታ የመባል ሰው ነኝ። ማለትም ማታ አርፍጄ መተኛት የምችል ማለት ነው። ስለዚህ ማታ አርፍጄ የምሰራበት ሁኔታ አለ። ከስራ በኋላ መጥቼ እና አንዳንድ ጊዜ ደግሞ ስራ እቅድ መሰረት ካልሄደ የግድ ማፍጠንና ስራው ተጓቶ የሌሎችንም ክፍል እንዳይበድል ስራን በአጠቃላይ የኩባንያውን ውጤት እንዳያስተጓጉል። ስራው አምጥቼ ቤት እሰራለሁ ባልደረቦቼም ይዘው ሄደው ሰርተው እንዲያመጡም አደርጋለሁኝ። እና ይሄንን የምናደርግበት ምክንያት በክፍላችን ውስጥ ያቀድነው እቅድ በቀድሞ በእቅዱ መሰረት መሄድ ሳይችል ሲቀርና ሲስተጓገል መዘግየት በሚታይበት ሰዓት እንደዚህ እናደርጋለን። ያንን በማድረጋችን አንደኛ ስራው በተያዘለት ቅድመ ሰርት ይሄዳል። ሁለተኛ ነገር ያንን በማድረጋችን እኛ እንረካለን። ሶስተኛ ነገር ድርጅቱም ይጠቀማል። በተለይ አለቃችን እና የድርጅቱ ኩባንያ እያንዳንዱን ነገር ስለሚከታተሉ ቤታችን ወስደን ስራ ሰርተን ስናመጣ በጣም ነው ደስ ሚሉን ብዙ ማበረታቻ ያደርጉልናል። እና እንደዚህ አይነት ነገር እኔ ሳደርግ ማበርታቻውን ፈልጌ ሳይሆን የተሰጠኝን ስራ ካልጨረስኩ በአግባቡ ካላከናወንኩ ህሊናዬ እረፍት ስላማገኝ ለዚያ ስል ነው። ስራ ለቢሮ ብቻ ሳይሆን ቤትም አቆይቼ ከስራ ሳዓት ውጪ በእረፍት ስአቴ ስራ ልሰራ እችላለሁ። ነገር ግን ይሄንን የማደርግበት ሰዓት ባለቤቴ ወይም ደግሞ ልጆቼ ከእኔ ጋር ለማሳለፍ ጊዜ ሊኖራቸው ስለሚገባ እነሱን ካገኘው የልጄን የትምህርት ቤት ውሎ ከጠየኳት ደብተሮቿን ካየሁ በኋላ ከባለቤቴ ጋርም ውሎዬ እንዴት እንደነበር ነግረያት እሷንም ውሎ ጠይቄ ቡና ተጫውተን ከጨረስን በኋላ ልጃችንን አስተኛተን ባለቤቴም ጨርሰህ ከሆነ ከተኛች በኋላ ከስራ ሰዓት በኋላ በእንደዚህ አይነት ሁኔታ ወደ ስራው እገባና ስራውን እሰራለሁ። ስራው የሚያቆየኝ ከሆነ የመቆየት ችግር የለብኝም ቅድም እንዳልኩት እኔ ማታ መባል ሰው ነኝ። ማለት አርፍዶ መተኛት እችላለሁ። እስከ ስምንት ሰዓት ዘጠኝ ሰዓት አንዳንዴ እየሰራሁ የሚነጋበትም ጊዜ አለ። ችግር የለብኝም። ነገር ግን ከተኛሁ በኋላ ጠዋት መነሳት አልወድም። ግድ ሆኖብኝ ጠዋት ስራ ለመግባት እነሳ ይሆናል እንጂ ስራ በማልገባ ቀን እስከ ሁለት ሰዓት እስከ ጠዋቱ ሶስት ሰዓት ድረስ የምተኛበት አጋጣሚ አለ። እና ከስራ ሰዓት በኋላ ስራ እሰራለሁ። አንዳንዴ ደግሞ የምሰራው ስራ ከመስሪያ ቤት ያመጣውት ሳይሆን አንዳንድ ስራዎች በመሃል የተለያየ ክፍያ ላገኝባቸው የምችላቸው ስራዎች በኩል ከግለሰቦች ወይም ከሌላ ድርጅትም ተሰጥቶኝ ከሆነ ከመደበኛ ስራ ሰዓቴ ውጪ እነኚህን ስራዎችም በቤት እሰራለሁኝ። ወይም ደግሞ ስራው መሰራት ያለበት ቦታ በአካል መሄድ ካለብኝ እዛም ሄጄ ሰርቼ አስረክባለሁ። ስለዚህ ከስራ ሰዓት በኋላ ሌላ ስራ የምችል የምሰራበት አጋጣሚም ሊኖር ይችላል። ቴክኒካል ሰው ስለሆንኩ የተለያዩ ስራዎችን የመስራት አቅም ስላለኝ የስራ እድሎች ሲመጡ አልተዋቸውም እጠቀማለሁ።

እኔም ምወደው አትክልት ቆስጣ፣ ሰላጣ፣ ጎመን፣ ካሮት፣ ቲማቲም፣ ዝኩኒ፣ ድንች እነኚህን አትክልቶች በጣም ነው የምወዳቸው። እነኚህን አትክልቶች ደግሞ ስበላ የምትጠቀመው በአብዛኛው ሩዝ ወይም ዳቦ ነው። አትክልቶች በእንጀራ መብላት ብዙ አልወድም። እና ካለ ዳቦ አለበለዚያ በሩዝ መብላት ነው የምወደው። በጥሩ ሁኔታ በተለያዩ ቅመማ ቅመሞች ተጨምሮበት ሲሰራ በጣም ወድጄ በፍቅር የምበላቸው። እና የምወዳቸው የአትክልት አይነቶች እነኚህ ናቸው። እነሱን ደግሞ የምገዛው ቅዳሜና እሁድ የሰንበት ገበያ ስላለ ከዚያ ነው የምገዛው። ከዚያ የምገዛበት ምክንያት አትክልቶቹ በቀጥታ ከእርሻ ትኩስ የሚመጡ ንፁህና ተኩስ በብዙ አማራጭ የሚመጡ ስለሆነና ሁለተኛው ምክንያት ደግሞ ዋጋቸው ቅናሽ ስለሆነ በየሳምንቱ ከሰንበት ገበያ ነው የምገዛው። እና ከእርሻ ቦታ ከገበሬዎች በቀጥታ ነው የሚመጡት። በእኛ በገዢና በሻጭ መካከል ሌላ ብዙ በድለላ ምክንያት የሚጨመር ዋጋ ስለማይኖር የምገዛበት ዋጋ ቅናሽ ነው። ከዛ ባሻገር ደግሞ ንፁህና ትኩስ ነው። አትክልቶቹ ስለዚህ በእንደዚህ አይነት ሁኔታ ገዝቼ አምጥቼ በሳምንቱ አንዴ ነው እንደዚህ የምገዛው። ከዛ ፍሬጅ ውስጥ አስቀምጬ ከፍሬጅ እያወጣን እንጠቀማለን። እና እነኚህን አትክልቶች ቆስጣ፣ ሰላጣ፣ ጎማን፣ ካሮት፣ ቲማቲም፣ ድንች፣ ዝኩኒ እነኚህን አትክልቶች በብዛት እመገባለሁ፣ እወዳቸዋለሁ፣ የኔ ምርጫዎቼ ናቸው። እና ደስ ብሎኝ ወድጄ የምበላቸው ናቸው። ባለቤቴም ይሄን ስለምታውቅ በጥሩ ሁኔታ ታዘጋጅልኛለች። እሁድ እለት ስራ ስለማትገባ በልዩ ሁኔታ እሁድ እሁድ ከቤተክርስቲያን መልስ የምታዘጋጅልን። ልጆቼም ቢሆኑ የነሱም ምርጫቸው ነው። እና በእንደዚህ አይነት ሁኔታ አትክልት እነኚህን አትክልቶች ወድጄ በፍቅር እመገባለሁ። የምወዳቸው ስለሆነ የፍላጎቴን ከማርካታቸው ባሻገር ደግሞ ለጤናም እጅግ ጠቃሚና አስፈላጊም ስለሆኑ እነኚህን አትክልቶች መመገብ ሁለት ጥቅም አለው። አንደኛ ስለምወድ ያረካች ያረካኛል። ሁለኛ ነገር ደግሞ ለጤና ጠቃሚ ስለሆነ ለሰውነቴ ልዩ ልዩ ጥቅም ስለሚሰጡ በህክምናውም በሀኪሞችም የሚመከሩ ስለሆነ በዚያ ምክንያት አዘውትሬ እመገባለሁኝ። ጉድለት እጥረትም እንዳይኖር፣ በዋጋም የተሻለ ለማግኘት፣ ንጹህም ለማግኘት፣ ቅድም እንዳልኩት ግዢውን የምፈጽመው በየሳምንቱ ቅዳሜ ወይም እሁድ ከሰንበት ገበያዎች ነው። እነኛ ገበያዎች ምርቶቻቸውን በቀጥታ ከእርሻ ከማሳ አምጥቶ የሚሸጡ ስለሆነ በጣም ንጹህ ጥሩ በብዙ አማራጭ አትክልቶችን ማግኘት ይቻላል። ከዚያ በተጨማሪ ደግሞ ዋጋቸውም እጅግ ተመጣጣኝ ነው። ያም የሆነበት ምክንያት አንደኛ ገበያው ቦታ መንገድ ላይ ስለሆነ ለኪራይ የሚከፍሉት የሚወጣ ወጪ የለባቸውም። ሁለተኛ በሻጮቹና በእኔ ወይም እንደኔ ባሉ በገዢዎች መካከል ሌላ የድለላ በቅብብሎሽ ምክንያት ዋጋ የሚጨምርበት አጋጣሚ ስለሌለ በዋጋ ርካሽ ነው፣ በጥራቱ ንጹህ ነው። ስለዚህ እሱን እመርጣለሁ።

የስልክ ካሜራ በጣም ነው የምጠቀመው። የስልክ ካሜራ ፎቶ ለማንሳት እጠቀማለሁ ቪዲዮ ለመንሳት እጠቀማለሁ። ፎቶም ሆነ ቪዲዮ የምቀርጽበት ወይም ፎቶ የማነሳበት ምክንያት ደግሞ ልዩ ልዩ ምክንያቶች ሊኖሩ ይችላሉ። ለምሳሌ በመስሪያ ቤት መሳሪያዎች የምፈታ ከሆነ የፈታሁትን መልሼ በቦታውን ለመግጠም እንድችል ከመፍታቴ በፊት የምፈታው መሳሪያ ገና የመጀመሪያ ከዚህ በፊት ፈትቼ የማላውቀው ከሆነ ከመፈታቱ በፊት ፎቶ አነሳለሁ ከዛ ስፈታ በየደረጃው አንዳንድ ፎቶ አነሳለሁ ከዚያ መልሼ የማይሆን ነገር አይቼ ከጨረስኩኝ በኋላ በነበረበት ሁኔታ ለማሰር ግር ቢለኝ ፎቶውን እንደገና እመለከታለሁ። ከዚያ በተጨማሪ ደግሞ ለምሳሌ የተለያዩ ምርቶችን ለተጠቃሚዎች ማሳወቅ ሲያስፈልግ ማስተዋወቅ ሲያስፈልግ እነኛን ምርቶች ፎቶ አንስቼ ለደንበኞቻችን በመላክ አስተዋውቃለሁ። በቤትም እንደዚሁ ስለ ካሜራዬም የልጆቼ ልደት ጊዜ እጠቀማለሁ ቤት ውስጥ እንዲሁ ሳያስቡ እኔ በተለምዶ ድንገተኛ ፎቶ ማንሳት እወዳለሁ። ባለቤቴ ሳታስብ ልጆቼ ሳያስቡ ወይ ሲጫወቱ ወይ የሆነ ነገር ሲያደርጉ ቀስ ብዬ ስልኬን አውጥቼ የ ስልክ ካሜራዬን ክፍቼ ፎቶ አነሳለሁ። አንዳንዴ ቪዲዮ ቀርጬ ከዚያ ከቀናት በኋላ አሳያቸዋለሁ። አ መቼ ነው ያነሳሃው? ምናምን ብለው ስላልተዘጋጁበት ፎቶ ወይም ቪዲዮ በጣም የሚገርም ደስ የሚል ጥሩ ማስታወሻ የሚሆንላቸው ነው የሚሆነው። እና የስልክ ካሜራ የምትጠቀሙባቸው በጣም ብዙ ምክንያቶች አሉ። ለምሳሌ በአንድ ቋንቋ የተጻፈን ጽሁፍ መተርጎም ብፈልግ ካሜራውን አጥቼ በካሜራው ጽሁፉ ላይ ሳደርግ መተግበሪያው የትርጉም መተግበሪያው ያንን ጽሁፍ እኔ ወደ የምፈልገው ቋንቋ ይተረጉምልኛል። ኪዋር ኮድ የሚባለውንም ማንበብ በምፈልግበት ሰዓት የስልክ ካሜራ እከፍት እና ኪዋር ኮዱን አንብቤበት ለምሳሌ ክፍያ ልፈጸም ፈልጌ ቢሆን ክፍያ ለመፈጸም የሚከፈልለትን አካል አካውንት ቁጥሩን ለማወቅ ክፍያ የሚፈፀምበትን ቁጥር በ ኪው አር ኮድ ከተቀመጠ ያንን ኪዋር ኮድ ለማንበብ ካሜራ እከፍተና የስልኬን ካሜራ እጠቀማለሁ። እና በስልክ ካሜራ እጅግ በጣም ብዙ ነገር ነው የምሰራበትና የምጠቀምበት። ከ ፎቶ በተጨማሪ ቪዲዮ ኪዋር ኮድ ለማንበብ እጠቀምበታለሁ። ሌላው ደግሞ ሰልፊ አድርጌ ፊቴ ንጹህ ነው አይደለም ብዬ አንደ መስተዋትም አጠቀምበታለሁ። ፊቴን ለማየት ቆሻሻ ካለ ቆሻሻውን ለመጥረግ ለማንሳትና እ የ ፊቴን ንጽህና ለማየትም ካሜራዬ እጠቀማለሁ። እና በእንደዚህ አይነት ሁኔታ በብዙ መንገድ ካሜራ እጠቀማለሁ። ይህንን እኔ የምጠቀምበትን መንገድ ደግሞ ለማያውቁ ለሌሎችም አጋራለሁ። አጠቃቀሙንም አሳያቸዋለሁ። እና የስማርት ስልክ ከሚሰጣቸው ጥቅሞች አንዱ በውስጡ ባለው ካሜራ አማካኝነት እነኚህን ሁሉ ጥቅማ ጥቅሞች መስጠቱ ነው እና ግንኙነትን ያቀላል። ሰዎች ደግሞ አንድን ነገር በጽሁፍ ከምንገልጽላቸው ነገሩን በፎቶ አንስተን ብንሰጣቸው በቀላሉ ይረዱታል። ስለዚህ በስልኬ ላይ ያለውን ካሜራ በእንደዚህ አይነት መንገድ ለኪዋር ኮድ ለማንበብ ራሴን ለመመልከት ፎቶ ለማንሳት ቪዲዮ ለመቅረጽ እጠቀምበታለሁ።

እንደገና ጥቅም ላይ የማዋልን ስራ በጣም ነው የምሰራው። በጣም በቤት ውስጥ ምንም ነገር ከ እንደገና ጥቅም ላይ ለማዋል የሚቻል ነገር ካጋጠመ አደርጋለሁኝ። እኔ ከማድረግ ባሻገር ሌሎችም እንዲያደርጉ እመክራለሁ። ለምሳሌ ፍራሻችን አሮጌ ከሆነ ከምጥለው በፍራሽ ውስጥ ያለውን ስፖንጅ ተጠቅሜ ትራስ ሰርቼ ለኔም ለልጆቼም እንድንጠቀም አደርጋለሁ። እንዲህ እንዲህ አይነት ነገር ማንኛውም እንደገና ጥቅም ላይ ሊውል የሚችል ነገር እጄ ከገባ ያን ከማድረግ ወደኋላ አልልም። ያንን በማድረጌ ሁለት ጥቅም አገኛለሁ። አንደኛው ለምሳሌ ከአሮጌ ፍራሽ የሰራሁት ትራስ ልግዛ ብል ከገበያ ሚገዛው ውድ ነው እና ያም ወጪ ቀነስኩ ማለት ነው። ሁለተኛ ደግሞ ሲጣል አካባቢ ይበክላል። ስለዚህ የአካባቢ ብክለትንም ተከላከልኩ ማለት ነው። ይሄ ደግሞ ጥቅሙ ለኔ ብቻ ሳይሆን ለሀገረ ሀገር አቀፍም ይሆናል። ሁሉም ሰው አብዛኛው ሰው እንደዚህ አይነት ልማድ ቢኖረው ሀገራዊ ጥቅሙ የጎላ ነው። እንደ ሀገር ደግሞ አካባቢ ብክለትን ለመከላከል የሚደረግ ነገር ደግሞ የአንድ ሀገር ጉዳይ ሳይሆን አለም አቀፍ ጉዳይ ነው። አሁን ላይ እንደውም ትልቅ አጀንዳ ሆኖ እየተሰራበት ያለው። የአካባቢ ብክለት ጉዳይ። ተፈጥሮ በብዙ ሁኔታ የተዛባ የአየር ሙቀት መጠን እየጨመረ በሰሜን ዋልታ ላይ ያሉ ግግር በረዶዎች እየቀለጡ ብዙ ያየአየር ለውጥ እየመጣና የሰዎች ኑሮ እየተናጋ ያለበት ሁኔታ ስላለ። አጠቃላይ የፍጥረት የኑሮ ሁኔታ እየተዛባ ያለበት ሁኔታ ስላለ። እሱን ለማስተካከል እና ለመቆጣጠር እየተወሰደ ካለ እርምጃ ውስጥ አንዱና ዋነኛውም ምርቶችን አገልግሎታቸውን ሲጨርሱ እንደገና ጥቅም ላይ ማዋል የሚለው ነው። እና ይሄ አሰራር በፋብሪካ ደረጃ ብቻ ሳይሆን በቤታቸውም በግል መገልገያቸው ላይም እንዲተገብሩ ትምህርት ቢሰጥ የግነዛቤ ማስጨበጫ ስልጠናዎችና የተለያዩ ማስታወቂያዎች ቢሰሩ ጥሩ ነው ብዬ አስባለሁ። እና እኔ የማደርገውን ነገር ለልጆቼ አሳያለሁ ለባለቤቴ አሳያለሁ ጓደኞቼም ወንድሞቼም እህቶቼም ያንን እንዲተገብሩት አበረታታለሁ። ምክንያቱም ቅድም ያልኩት ሁለት ጥቅም አለው አንደኛ ለሌሎች የሚተርፍ የአካባቢ ብክለትን ያስቀራል ወይም ይቀንሳል ወይም እዛ ላይ የሚኖረውን ተጽዕኖ ይቀንሳል። ሁለተኛው ደግሞ እንደገና ጥቅም ላይ ያዋልነውን ነገር እንግዛ ብንል ውድ ነው። እና ያን ወጪ እንቀንሳለን። ስለዚ እንደገና ጥቅም ላይ ማዋል የሚለውን ነገር እኔ አደርጋለሁ። ከማድረግም ሌሎች እንዲያደርጉም እመክራለሁ ከእኔ ባለፈ ሌሎችንም አበረታታለሁ። እንደውማ አልፎ ተርፎ በመንግስት ደረጃ አዋጅ ወጥቶ ፖሊሲዎች ተቀርጾ ሰዎች ሁሉ አካባቢ ብክለትን ለመከላከል እንደገና ጥቅም ላይ ማዋል የሚለውን አሰራር ቢጠቀሙና ሁሉም በየቤቱ የሚጣልን ነገር ከመጣል ቢቆጠቡና እንደገና ጥቅም ላይ ቢያውሉት መልካም ነው ብዬ አስባለሁ። እና ይሄ የሀገርም ይዓለምም ዋንኛ ጥያቄ ሆኖ የአካባቢ ብክለትን ለመቆጣጠር ከሚረዱ መንገዶች አንዱ ነው ብዬ ስለማስብ። በግሌ በእንደዚህ አይነት መነሳሳት የራሴን አርምጃ እየወሰድኩኝ የራሴን ማስተካከያዎች እያደረኩ ካለሁበት ሁኔታ ነው ያለው። እና ጥቅሙ ደግሞ አለው ለራሴም ቢሆን። እንደገና ጥቅም ላይ ያዋልኩትን ነገር አዲስ ብገዛ ብዙ ወጪ አወጣበታለሁ ስለዚህ ይሄን በማድረጌ ወጪ እቀንሳለሁ። ለሀገርና ለአለም ደግሞ አካባቢ ብክለትን በማስቆም ጥቅም እሰጣለሁ ብዬ ነው አምናለሁ።

እኔ የምወደው ቁጥር ይሄ ነው ብዬ የምለው ቁጥር የለም። ነገር ግን ልዩ ትርጉም ሊኖራቸው ይችላል ብዬ የማስባቸው ቁጥሮች አሉ። እነሱም የትኞቹ ናቸው? ሰባት እና አርባ። ለዚያም ምክንያቴ ደግሞ ምንድነው? እነኚህ ቁጥሮች በመጽሐፍ ቅዱስ ውስጥ በተደጋጋሚ የተጠቀሱ ቁጥሮች ስለሆኑ እነኚህ ቁጥሮች ልዩ መለኮታዊ ትርጉም አላቸው ብዬ አስባለሁ። ከዛ ውጪ እኔ የምወደው ቁጥር ይሄ ነው ብዬ የምናገረው ከእኔ እጣ ፈንታ ጋር ግንኙነት አለው ወይም ደግሞ የኔ እድል ፈንታ ነው ብዬ የምለው፣ ከእኔ ጋር የማገናኘው፣ ይሄ ነው የምለው ቁጥር የለኝም። ሰዎች በርግጥ ጓደኞቼም የኔ ቁጥር ይሄ ነው፣ የኔ የምወደው ቁጥር ይሄ ነው ብለው ሲሉ እሰማለሁኝ። እኔ ግን ይሄን ቁጥር እወዳለሁ ልል የምችልበት ከቁጥር ጋር የተገናኘ ፍቅርም፣ እወዳለሁ የምልበትም ምንም ምክንያት መነሻም የለኝም። ነበር ግን እንዳልኩት በመጽሐፍ ቅድስ ውስጥ ደግሞ ተደጋግሞ ከምትጠቀሳቸው ጋር በተገናኘ ምናልባት እነዚህ ቁጥሮች መለኮታዊ ተርጉም ይኖራቸው ይሆን? ብዬ የማስባቸው ሁለት ቁጥሮች፣ አንደኛው አርባ ነው፤ ሌላኛው ደግሞ ሰባት ቁጥር ነው። እና በተለያየ ስፍራ፣ በተለያየ መንገድ እነኚህ ቁጥሮች ስለተጠቀሱ፣ ተደጋግሞ በመጽሐፍ ቅዱስ ስለተጠቀሱ፣ ቁጥሮችን ላይ ልዩ የመመለኮታዊ ትርጉም እንዳለ አስባለሁ። ከዛ ባሻገር ከእኔ ጋር አጋናኝቼ እኔ የምወደው ቁጥር ይሄ ነው የምለው ነገር ግን የለኝም። ቤትም የእኔ ባሌበቴም ሆነ ልጆቼ ይሄ ቁጥር የእኔ ምርጫ ነው፣ ይሄ ቁጥር እኔ ምወደው ነው ብለው ምሉት የለም። ነገር ግን ከጓደኞቼ፣ ከመስሪያ ቤት ባልደረቦቼም ያጋጠመኝ ሰው ግን አለ። እኔ የምወደው ቁጥር ይሄ ነው። አንዳንዶች ጎዶሎ ቁጥር እወዳለሁ ይላሉ። አንዳንዶች በደፈናው ጎዶሎ ቁጥር ሳይሆን ሶስት ቁጥርን እወዳታለሁ፣ አምስት ቁጥርን እወዳለሁ። ምክንያቱም በዚህ በዚህ በዚህ ምክንያት ብለው ምክንያት ጭምር ተናግረው፣ ለምን እንደወደደው የሚናገሩ አሉ። ሌሎች ደግሞ በዚህ ቀን እንደዚህ ስለሆነልኝ ይቺን ቁጥር እወዳታለሁ። በዚህ ቁጥር ምክንያት እንዲህ ስለተደረገልኝ፣ ፈጣሪ እንዲህ ስላደረገልኝ ብለው አገናኝተው ቁጥሩንና የገጠማቸውን መልካም ነገር አጋናኝቶ ያንን ቁጥር የነሱ ምርጫ አድርገው፣ የነሱ መለያ አድርገው የሚይዙበትና በትኩረት የሚጠቀሙበት አሉ። እና አንዳንዶች እንደውም ከቀን ጋር አገናኝቶ ያን ቁጥር ስለሚወዱ በዚያ ቁጥር ቀን የሚውለውን ቀን በልዩ ሁኔታ የሚያዩትም አሉ። ለምሳሌ ሲጋብዙ ዛሬ ሰባት ስለሆነ እኮ ነው፣ ዛሬ አራት ስለሆነ እኮ ነው የምጋብዝህ፣ ዛሬ ለኔ የደስታ ቀን ነው ብለው ከዛ ከሚመርጡት፣ ከሚወዱት ቁጥር ጋር አገናኝቶ እንዲህ አይነት ነገር የሚገልጹበት ሁኔታ አለ። እኔ ግን ግን በእንደዛ አይነት ሁኔታ የእድሌም፣ የደስታዬም፣ የሀዘኔም ምንም አይነት ክስተት ጋር አገናኝቼ ይሄን ቁጥር እኔ እወደዋለሁ። እንዲህ፣ እንዲህ አይነት ምክንያት አለኝ የምለው የለኝም። ቅድም እንዳልኩት ሰባት እና አርባ በመጽሐፍ ቅዱስ ውስጥ ተደጋግሞ ስለተጠቀሱ ምናልባት መለኮታዊ ትርጉ የሚኖራቸው ይኖር፣ የሆነ እንዴ ብዬ እነኚህን ቁጥሮች ከሌሎች ቁጥሮች ለየት አድርጌ ከማየት ባሻገር፣ ከማሰብ፣ ከማሰላሰል ባሻገር አንድ ቁጥር ከእኔ ህይወት ጋር ግንኙነት አለው ብዬ የምወደው ነው ብዬ የምለው አንድም ቁጥር የለም።